ለበጎ አድራጎት አወ ሰርቼ አውቃለሁ። በትምህርት ቤታችን ውስጥ የቀይ መስቀል ማህበር ነበረና ቀይመስቀል ውስጥ ገብቼ ለሶስት አመት ሙሉ ስሰራ ነበርና። በዚህ የስራ መስክ ተሳትፌያለሁ ስለዚህ ለበጎ አድራጎት ሰርቻለሁ ብዬ አስባለሁ። በተጨማሪ ሌላ ደግሞ የተለያዩ ማህበራት ላይ ተሳትፌ አውቃለሁ። ለምሳሌ በከተማ ውስጥ የሚገኙ የተለያዩ በጎ አድራጎት ማህበሮች አሉ። እነሱ ውስጥ አንዱ የበጎ አድራጎት ማህበር ውስጥ እኔም አባል ነበርኩኝ። በትምህርት ቤቱ ቀይ መስቀል ስራ ላይ በነበርኩበት ጊዜ የገባሁበት ማለት ነው። ስለዚህ የበጎ አድራጎት ስራ ሰርቼ አውቃለሁ። እንደገና ደግሞ ለተቸገሩ ሰዎች የተለያዩ እርዳታዎችን አሰባስቤ ወይም አስተናግጄ አውቃለሁ። ስለዚህ ሙሉ ለሙሉ እኔ የበጎ አድራጎት ድርድር ባይኖረኝም የበጎ አድራጎት ስራ ሰርቼ አውቃለሁ።

ለምሳሌ ይሄ ጥያቄ አልገባኝም። ምን አይነት መሳሪያዎችን ትጠቀማለህ? ማለት የተለያዩ የመሳሪያ አይነቶች አሉ። ለተለያየ ተግባራት የሚውሉ ቁሳቁሶች መሳሪያዎች ብለን ልንጠራቸው እንችላለን። ስለዚህ መሳሪያ የሚለው ስለሆነ ነገር ግልጽ ተደርጎ ጥያቄው ቢቀመጥ የተሻለ ምላሽ ምሰጥ ይሆን ነበር። ስለዚህ ግን ጥያቀው በደንብ ግልጽ ስላልሆነ በቂ ምላሽ ልሰጥ አልችልም። እና እኔ ራሱ ምን አይነት መሳሪያዎችን የሚለው ምን አይነት የምን መሳሪያዎችን ነው አስመልክቶ እየተጠየቀ ያለው? የሚለውን ጥያቄ ማቅረብ እፈልጋለሁ። ስለዚህ ምን አይነት የምን መሳሪያዎችን ወይም የምን ቁስ መሳሪያዎችን ነው እኔ የምጠቀመው? የሚለውን ነገር አብራርቼ ለመመለስ እንዳልኩት ጥያቀው ግልጽ ሆኖ ብቀመጥልኝ ደስ ይለኛል።

የስራ ገደብ አለኝ። እንደገና ደግሞ በቀን በቀን ውሎዬ በእለት ተቀን ውሎዬ ላይ የስራ ገደብ አስተካክላለሁ። ምክንያቱም ስኬታማና ውጤታማ የስራ ውጤት ለማግኘት መጀመሪያ ጊዜን በአግባቡ መጠቀም፣ ራስን መቆጣጠር መቻል፣ ማኔጅ ማድረግ መቻል የሚሉትን ነገሮች ወሳኝ ነገሮች ናቸው ብዬ ስለማምን ራሴ ጊዜ ገደብ አለኝ። ጊዜ ገደቤንም አስተካክላለሁ። ለኔ መጥፎ ሆኖ ወይም እኔን ጎድቶ ከታየኝ አዳዲስ ነገሮችን እጨምራለሁ፤ አስተካክላለሁ። ስለዚህ የስራ ገደብ ላይ ጊዜን ማስተካከል ወይም ጊዜን በጥሩ መንገድ ማስኬድ ጠቃሚ ነገር ነው ብዬ አስባለሁ። ስለዚህ አስተካክላለሁ።